የጫማህ ቁጥር ስንት ነው የሚለው ጥያቄው? እንግዲህ የኔ ጫማ ቁጥር እግሬ ትልቅ ነው የጫማ ቁጥሬ። ሰላሳ ዘጠኝ እና አርባ ነው የሚሆነኝ ሞዱ ሰፊ ከሆነ አርባ ቁጥር ሞዱ ጠበብ ማለት ሞዱ ጠባብ ከሆነ ደግሞ። አርባ ቁጥር ይሆነኛል ሞዱ ሰፊ ከሆነ ሰላሳ ዘጠኝ ቁጥር ይሆነኛል ይሄ ጫማ ነው የሚሆነኝ ምናልባት እኔ በጫም ቁጥር በጣም ብዙ ጊዜ ተቸግሬ አውቃለሁ የሚሆነኝ ጫማ እያጣሁ ማለት ነው። እና። እንደውም በፈግለኩበት ሰዓት ሄጄ ጫማ መግዛት አልችልም። ይሄ ማለት ጫማ ቁጥሬ ትልቅ ስለሆነ። የፈለግኩበት ቦታ ሄጄ የሚያምረኝን ጫማ ገዝቼ ወደ ቤት መመለስ አልችልም ያ የሆነው ለምንድነው? ተፈጥሮ ነው። ተፈጥሮዬ እግሬ ትልቅ ነው በተፈጥሮዬ ደግሞ በጣም ደስ ይለኛል። አንዳንዴ በሆነ ነገርህ ከሰዎች ለየት ብለህ ስትፈጠርም የሆነ ደስ ይልካል። እና የአብዛኞቹ ሴቶች ሰላሳ ሰባት ሰላሳ ስምንት ቁጥር ነው የሚሆናቸው የኔ ሰላሳ ዘጠኝ እና አርባ የመሆኔ በጣም ደስተኛ ነኝ

እሺ ሌላኛው ጥያቄ አካባቢዎ ገበያ እንዴት ነው ይላል። አካባቢዎ እኔ አካባቢ ያለው ገበያ እኔ አዲስ አበባ አካባቢ ነው የምኖረው። ሁሉም አይነት ገበያ አለ። በምትፈልገው ነገር የምትፈልገው ሰዓት ብትወጣ ማንኛውንም ገበያ ማግኘት ትችላለህ። በኦንላይንም ይሁን በአካልም ይሁን ማንኛውንም ነገር በትእዛዝም ቤት ማስመጣትም የሚቻልበት ሁኔታ አለ። ስለዚህ የገበያው ሁኔታ በጣም ደስ የሚል ነው። ምናልባት የዋጋ ጭማሪ ትንሽ ላይመች ይችላል። ምክንያቱም የሰው ልጅ ሰርቶ ከሚያገኘው ጋር የሚያወጣው ሲነጻጸር ተቀራራቢ አይደለም። ጋፑ የሰፋ ነው። ይሄ ከዚህ ጋፑ ውጪ የገበያ ሁኔታው ያቅርቦት ሁኔታ። በጣም አሪፍ ነው። ከሚባለው በላይ ማለት ነው

እሽ የጥያቄው የስራ እድገት እየፈለክ ነው ይላል? እንግዲህ የስራ እድገት የማይፈልግ ሰው ሆኖ የስራ እድገት የማይፈልግ ሰው የለም። ምክንያቱም እድገት ለሰው ልጅ አስፈላጊ ነገር ስለሆነ እንደማያስፈልግም ስለሚያውቅ። ነገር አለ ግን እኔ እየፈለኩ ነው ወይ ቢባል አሁን በምሰራበት ሁኔታ። ምንም አይነት የስራ እድገት ፍላጎት የለኝም። ምናልባት የስራ እድገት ሲባል ከደሞዝ ጭማሪ ጋር ከተገናኘ ልፈልግ እችላለሁ። ግን በስራው ሁኔታ የስራ መደቡን ቀይሮ። እድገት ከሆነ ያንን ፍላጎት የለኝም ምክንያቱም ለረጅም ጊዜ እቅድ ይዤበት እየሰራሁት ያለሁት ስራ ስላልሆነ። ለአጭር ጊዜ በአጭር ጊዜ ደግሞ የስራ ቀይሮ የስራ እድገት አግኝቶ ለአጭር ጊዜ መልቀቅ አላስፈላጊ ነው። እና የረጅም ጊዜ እቅድ ከሆነ የስራ እድገት የማይፈልግ ሰው አለ ብዬ አላምንምና። እኔ ግን በአሁኑ ሰዓት እየፈለኩ አይደለም።

ሌላኛው ጥያቄ በቤት ውስጥ ወይስ በውጭ መሆን ትመርጣለህ ይላል? እንግዲህ እኔ በቤት ውስጥ ብሆንም ከቤት ውጪ ብሆንም ይሄን ያህል ኬር አልሰጠውም ወይም ደግሞ ትርጉም አልሰጠውም። ግን ደግሞ እጅግ በጣም ብዙ ሰዎች በተሰበሰቡበት መሆን አልፈልግም። ብዙ ጫጫታ ብዙ ሁካታ ብዙ ሰው በተሰበሰበበት ከምሆን ይልቅ በቤት ውስጥ ብቻዬን ብሆን ከራሴ ጋር ብሆን በጣም ደስ ይለኛል። እና ይሄ ብቸኝነት አይነት ወይም ደግሞ በብቻ መኖር እሚለውን አይነት እመርጣለሁኝ። ስለዚህ በውጪ መሆን ካላስፈለገኝ በስተቀር ወይም ደግሞ በውጭ መሄድ ግዴታ ካልሆነብኝ ወይም ደግሞ ለሆነ ነገር ተፈልጎ ለስራ ተፈልጎ ወይም ደግሞ የሆነ እቃ ለመግዛት ለገበያ ማለት ነው ተፈልጎ ካደለ በስተቀር። ራሴ ፈልጌው ወጥቼ ጫጫታ ውስጥ ወጥቼ ሁካታ ውስጥ ከመሆን ይልቅ በቤት ውስጥ ብሆን እመርጣለሁ

ሌላኛው ጥያቄ መዋኘት ትችላለህ ይላል እኔ መዋኘት አልችልም። ግን ደግሞ መዋኘት በሚችሉ ሰዎች በጣም የሆነ አለ አ መንፈሳዊ ቅናት እቀናለሁ። ያንን ደግሞ ለመዋኘት ምናልባት እኔ ካሰብኩት ማንኛውም ልምድ እና ትምህርት ነው ሚያስፈልገው። እና ካሰብኩት ያንን ነገር መተግበር ያቅታል ብዬ አላስብም። ምናልባት የአንድ ቀን የሁለት ቀን የሶስት ቀን ተደጋጋሚ አምስት እና ስድስት ሙከራዎች ሊያስፈልጉኝ ይችላሉ ኢቭን አስርም ሊሆን ይችላል። ያን ካደረኩኝ የማልችልበት ምንም ነገር የለም። ምክንያቱም ሁሉም ተምሮ ስለሆነ ወይም ወይም ሁሉም ያንን ነገር ተግባሮች ስለሆነ ማለት ነው። እና እኔ እስካሁን ሄጄ ሞክሬ አላውቅም ግን ደግሞ ብሞክረው ያሸንፈኛል ብዬም አላስብም። ስለዚህ ለመዋኘት እፈልጋለሁ። ያን ከፈለኩ ደግሞ ወደ ተግባሩ መሄድ አስባለሁኝ። እና መዋኘት አልችልም ግን ደግሞ መዋኘት በልምምድ ከሆነ ይመጣል ብዬ አስባለሁ